በመስመር ላይ ሙዚቃ ትሰማለህ ብለህ ለጠየቀኝ ጥያቄ አዎ አብዛኛው ጊዜ በመስመር ላይ ሙዚቃዎችን አዳምጣለሁ ብዙ የሀገሬን ሙዚቃዎችን በማዳመጥ እዝናናለሁ። የተለያዩ የአለም አቀፍ ሙዚቃዎችንም እየከፈትኩኝ በመስመር ላይም። ቪዲዮዎችንም እያየሁ እነዛም ሙዚቃዎች በማዳመጥ ከፍተኛ ደስታ ይሰጠኛል። ብዙ ሰዎች ይህንን አይነት መዝናናት ቢጠቀሙና የመስመር ላይ ሙዚቃዎችን እያዳመጡ እየተዝናኑ ብዙ እውቀቶችን ትምህርቶችን ማግኘት ይችላሉ። የተለያዩ ታሪኮችን በሙዚቃ ውስጥ መማር ይችላሉ። ብዬ አስባለሁ ይሄንን ጥያቄ ስለጠየቀኝ አመሰግናለሁ።

የትኛውን የቀኑን ሰዓት ትወዳለህ ብለው ለጠየቁኝ ጥያቄ ምላሽ መስጠት እፈልጋለሁ እኔ በጣም የምወደው ሰአቶች ውስጥ አብዛኛው የምወደው ጠዋት ነው። ጠዋት ለምንድነው? የምወደው ምክንያቱም በጣም የሚያነቃቃኝ ከእንቅልፌ ተነስቼ ወደ ስራ የምሄድበት ሰዓት ስለሆነ በጣም ጥሩ ሰዓት ነው። እነቃቃለሁ ቁርሴን በልቼ ወደ ስራ ሄጄ ተስፋ የሚሰጠኝ ሰዓት እና ድካም የሌለበት ሰዓት ስለሆነ ጠዋት ላይ በጣም ደስ የሚለኝ ሰዓት ነው። ከዛ በተጨማሪ ወደ ማታ ከስራ ሰዓት በኋላ ከስራ ስወጣ ደስ ይለኛል ምክንያቱም ስራ ውዬ ከዛ በተጨማሪ ወደ ማታ ከስራ ሰዓት በኋላ ከስራ ስወጣ ደስ ይለኛል። ምክንያቱም ስራ ውዬ